መስታወት የራስን ጉድፍ የሚያሳይ ነው እና መስታወት ላይ ብዙ ጊዜ ጠዋትም ሆነ ማታ አካባቢ ወይም ወደ ውጭ በምንወጣበት ጊዜ ፊታችንን ተመልክተን ብንወጣ ልዩ የሆነ ጥቅም ይኖረዋል። ምክንያቱም ወደ ሌላ ቦታ ስንሄድ ፊታችን ላይ ጉድፍ ሊኖር ይችላል። በአፍ በአፋችን በአፍንጫችን አይናችን አካባቢ ፊታችን ላይ በሙሉ ልብሳችን ላይ ሁሉ እንደዚህ ይኖራል። መስታወቶች ሰውን ለማሳየት የሚሰሩ ናቸው። እነዚህ መስታወቶች በቁም ሊሰሩ ይችላሉ። በትንሿ ሊሰሩ ይችላሉ ወይም በክብ መልኳ ነው ሊሰሩ ይችላሉ። ትንንሽ መስታወቶች ሊያሳዩ የሚችሉ የፊትን ገጽታ ብቻ ነው ፊታችን አካባቢ ያለውን የቁም መስታወት ከሆነ ግን ሙሉ የሰውነት አካላችንን ያሳያሉ። የፊት መስታወት እነዚህ ትንንሽ መስታወቶች ፊታችንን ለመመልከት በደንብ ይጠቅሙናል። ፊታችን አካባቢ ያለን ጉድፍ ማንኛውንም ነገር ቆሻሻም ቢሆን ጉድፍ ነገር በሙሉ ስለሚያሳዩን በቀላሉ ራሳችን የራሳችንን ጉድፍ እንድናጸዳ ይረዳናል። በሌሎች ተመክረን ፊትህ ላይ እንደዚህ ቆሻሻ አለብህ ወይም ጉድፍ አለብህ ተብለን ከመነገራችን በፊት በራሳችን መስታወት ራሳችንን መመልከት እንችላለን። የቁም መስታወት ግን የአለባበሳችንንም ሁኔታ ማስተካከል እንችላለን። የለበስነው ጫማ የለበስነው ሱሪ የለበስነው ቲሸርት ጃኬት ሸሚዝ ሹራብ ይሄ ሁሉ በሙሉ? እንዴት ነው ያምራል ወይስ አያምርም? የለበስኩት ነገር እርስ በእርሱ የተዋሃደ ነው። ለእይታ የሚስብ ነው የሚማርክ ነው ወይስ አይደለም የሚለውን በደንብ ማየት ይቻላል። ልብስ ስንገዛ ብዙ ጊዜ በቁም መስታወት ነው የምንጠቀመው። ቁም መስታወት ላይ ቆመን ያን ልንገዛ ያሰብነውን ልብስ እንሞክረዋለን። ያ ልብስ ከእኛ ሰውነት ጋር ይሄዳል አይሄድም የሚለውን እናመዛዝንበታለን የሚሄድ ከሆነና የሚያምር ከሆነ መስታወቱ ላይ ስንመለከተው። እኛ ራሳችን አምረን ተውበን እንታያለን ስለዚህ ያ ከሆነ ያ ልብስ ለእኛ ሰውነት ተስማሚና ምቹ የሚያምርብን ነው ተብሎ ስለሚታሰብ ያንን ልብስ እንገዛለን። የማያምርብን ከሆነ ግን ሲያዩት ያላማረ ሲበሉት ያክራል እንደሚባለው አያስፈልገንም እንተወዋለን። ሌላ ልብስ እንገዛለን ወይም ሌላ ልብስ ደግሞ እንሞክራለን ማለት ነው። እንደዚህ እያደረግን መስታወት ለልዩ ልዩ ጥቅሞች ይውላል። ሴቶች ብዙ ጊዜ መስታወት ላይ ረጅም ሰዓትን ያጠፋሉ እንደ ወንዶች አይደሉም በጣም ብዙ ጊዜ ይወስዳሉ። ወንዶች አጭር ጊዜ ነው መስታወት ላይ ቢገቡና መስታወት ላይ ፊታቸውን ራሳቸውን ቢመለከቱ። ለአንድ ደቂቃ ለሁለት ደቂቃ የምትሆን ናት እሷም ፊታችን አካባቢ ላይ ያለውን ጉድፍ ለመመልከት ነው። ከዚህ የዘለለ ግን መስታወት ላይ እየተገለባበጥን የምናይበት ጊዜ የለንም። ሴቶች ፀጉራቸውን ለማየት ዳሌያቸውን ለማየት እየዞሩ እየተዟዟሩ የለበሱትን ልብስ ለመመልከት ሌላም ሌላም ብዙ ነገሮችን ለመመልከት ይዟዟራሉና በጣም ረጅም ጊዜም ያጠፋሉ። የአይናቸውን ኩል ሲኳሉ የከንፈራቸውን ሲቀቡ የተለያዩ ነገሮችን ሁሉ ሲያደርጉ መስታወት ላይ ቆመው ነው። በዚህ ሰዓት ሁሉ በጣም ረጅም ጊዜ ይፈጅባቸዋል። ከፀጉራቸው ተነስቶ እስከ እግር ጥፍራቸው ድረስ ያለውን መላ ሰውነታቸውን ነው መመልከት የሚፈልጉ። ወንዶች ደግሞ እንደዚህ ያለ ባህሪ የለም። እና እኔም ወንድ እንደ መሆኔ መጠን መስታወት ላይ የማጠፋው ጊዜ የለም። ወደ ውጭ በምወጣበት ጊዜ ለስራ ሊሆን ይችላል ወይም ጓደኞቼን ለማግኘት በምወጣበት ጊዜ ብቻ መስታወት ላይ ሄጄ የራሴን ጉድፍ። እመለከታለሁ ከዚህ በዘለለ ግን ረጅም ጊዜ መስታወት ላይ የማጠፋበት ጊዜ የለኝም። ምክንያቱም መስታወት ላይ ከዛ የዘለለ የራሴን ጉድፍ ከማየት የዘለለ ሌላ ምንም የምሰራው ነገር የለም። የመዋቢያ እቃዎችን አልጠቀምም። ራሴን ፀጉሬን እንደ ሴቶች እያበጠርኩ የማስተካክልበት አንዴ ወደ ግራ አንዴ ወደ ቀኝ እያልኩ ወደ ቀኝ ሲወድቅ ነው ወደ ቀኝ ሲወድቅ ነው የሚያምር የሚለውን ነገር ሁሉ ቸክ የማደርግበት ጊዜ የለኝም። ያንንም የማደርገው ፀጉር ስለሌለኝ ማለት ነው። ስለዚህ ከሴቶች በተሻለ እኛ የራሳችንን ጉድፍ ከመመልከት ባለፈ ሌላ የተለየ የምንሰራበት ነገር ስለሌለ መስታወት ላይ ብዙ የማሳልፈው ጊዜ የለም።

ጠዋት ከእንቅልፍ ሰዓታችን የምንነቃበት ነው ከእንቅልፍ ሰዓታችን አርፈን አይምሮአችንም ሰውነታችንም አርፎ አርፎ የምንነሳበት ወቅት ስለሆነ በጣም ደስተኛ የሆንንበት የምንሆንበት ጊዜ ነው። ቀናችን ሙሉም ደስተኛ እንዲሆን በዚህ በጠዋቱ ክፍለ ጊዜ ያለንን ነገር ከመኝታ በተነሳንበት ጀምሮ ያለውን ጊዜ ደስተኛ ማድረግ ይጠበቅብናል። የኔ የሁልጊዜ የጠዋት ተግባሬ ሚታወቅ ነው። ጠዋት ጠዋት የማደርገው በመጀመሪያ ከመኝታ የመነሳት ነው ከመኝታዬ ከተነሳውና ከነቃው በኋላ። ፊቴንና ሰውነቴን እምታጠብበት አጋጣሚ አለ ፊቴን ግን ሁልጊዜ እታጥባለሁ እጄን እታጥባለሁ። ይህንን ካደረኩ በኋላ ቀጥታ የማደርገው ጸሎት ማድረግ ነው። ምን ጊዜም ቢሆን ከሌሊቱ ከዚያ ከእንቅልፍ ሰዓት ቀስቅሶ አንቅቶ ቀኑን ደግሞ የሰጠንን እግዚአብሔርን ማመስገን አለብን። ሌሊቱን ስንተኛ ቀኑንም ደግሞ ስንውል በሰላም እንዲያወለን ሌሊቱንም በሰላም ስላሳደረን ማመስገን አለብን። ይህንን የምስጋና ጊዜ ቢያንስ ሰላሳ እና ከሰላሳ ደቂቃ በላይ እስከ አንድ ሰዓት እና ከዚያ በላይ በሚፈጅ ጊዜ ውስጥ እግዚአብሔርን አመሰግናለሁ። እግዚአብሔርን ካመሰገንኩ በኋላ የማደርገው የእለት ስራዎችን መስራት ነው። እነዚህም ምግብ ማብሰል ሊሆን ይችላል ለልጆች ይህንን ምግብ ካበሰልኩ በኋላ ልጆችን በሙሉ እሸኛለሁ ከዚያም እኔም ወደ ትምህርት ወደ ስራ ቦታ እሄዳለሁ። እንደዚያ እያደረገኩ ሁል ጊዜ የማደርገው ስራና ተደጋጋሚ የምሰራው ስራ ይሄ ነው ይሄንን ማድረግ ለሁሉም ሰው ተገቢ ነው ብዬ አስባለሁ። በተለይ ጸሎት ማድረግ ይገባል የቀኑን ውሎ በሰላም እንዲያውለን ማለት ነው። ስለዚህ ጠዋት ጠዋት ሁልጊዜ ይህንን አደርጋለሁ ወደ ቤተክርስቲያን መሄድ ባለብኝ ቀን ደግሞና የተሻለ ጊዜ ካለ ቤተክርስቲያንም እሄዳለሁ። በተለይ ቅዳሜና እሁድ የእረፍት ጊዜ ስለሆነ ከስራ ወደ ስራ ቦታም ስለማንሄድ ይሄንን የእረፍት ጊዜም ወደ ቤተክርስቲያን ሄጄ ማሳለፍ እፈልጋለሁ። ጠዋት ላይ ጸሎት ጨርሼ ወደ ቤተክርስቲያን እሄዳለሁ ቤተክርስቲያን ደግሞ ቅዳሴ ሰዓት አለ ይሄን የቅዳሴ ሰዓት ተከታትዬ ጸበል ጠጥቼ መክፈልት በልቸ ወደ ቤቴ እመለሳለሁ። ሁልጊዜም ጠዋት ጠዋት ይህንን ነገር አደርጋለሁ። ሁልጊዜም ከሰኞ እስከ አርብ ይህንን ነገር ባደርገው ደስ ይለኛል ነገር ግን ከሰኞ እስከ አርብ ያለው ጊዜ። የተጣበበ ስለሆነ ጠዋት ላይ ብዙ ሚተርፍ ጊዜ የለንም። ወደ ስራ የምንወጣበት ጊዜም በጠዋቱ ስለሆነ ወደ ስራ ለመውጣት ስለምንቻኮል ሌላውን ነገር ለማከናወን ያስቸግራል። ጸሎት ግን ማድረግ ከመኝታ ተነስቶ ግዴታ ነው። ይህንን ሳያደርጉ ወደ ስራ ቦታ መሄድም አይገበም። ምክንያቱም ምስጋና ነው። ቀኑን በሰላም እንዲያውለን ሌሊቱንም በሰላም ያሳድር አምላክ ስለሆነም ጥዋት ላይ እንደነቃን ያንን ነገር ማድረግ ግዴታ ነው። ደግሞ ያን ሁሉ ሰዓት ለጠበቀን እግዚአብሔር የሰላሳ ደቂቃ እና የአርባ ደቂቃ ጸሎት ምስጋና ሲያንስበት እንጂ አይበዛበትም። ስለዚህ ያይን ካለን ከቀን በቀን ውስጥ ካለን ከሃያ አራቱ ሰዓት ውስጥ የተወሰነችዋን ደቂቃ ነው። ለእሱ እየሰጠን ያለ ያ ደግሞ አስራትም መክፈል ነው። ግዴታም ስለሆነ ማመስገን እግዚአብሔርን ማመስገን ግዴታችን ስለሆነ። ይህንን ሁልጊዜ ጠዋት ጠዋት የማደርገው ተግባር ይህንን የሚመስል ነው።

የትውልድ ከተማዬን ስትጠየቅ በጣም ደስ አለኝ በደስታ የምመልሰው ጥያቄ ነው ብዙ ሰዎችም ይህንን ሲጠየቁ ደስ ይላቸዋል ብዬ አስባለሁ። ምክንያቱም የተወለዱበት ቦታ አካባቢ ትዝታው ስለሚቀሰቅስና ያንን ወደኋላ ሄደው ታሪኩን መናገር ስለሚያስደስት ነው። በተለያየ ቦታ ላይ ሆኖ ደግሞ ይህንን ጥያቄ ሲጠየቅ ደስ ይላል። ከዛ ከትውልድ ቦታ አካባቢ ራቅ ያለ ሰው ይሄ ጥያቄ ሲጠየቅ ደስ ይለዋል ምክንያቱም የተወለደበትን ከተማ ወደኋላ ሄዶ እንዲያስታውስ እድል ስለሚሰጠው ነው። እኔ የተወለድኩበት ቦታ በኢትዮጵያ ከሚገኙ ክልሎች መካከል በአማራ ክልል ነው። በአማራ ክልል ከሚገኙ በርካታ ዞኖች መካከል አንደኛውና ትልቁ በሆነው በምስራቅ ጎጃም ዞን በምትገኝ ወረዳ ውስጥ ነው። የተወለድኩ ይቺ ወረዳ ደጀን ከተማ ትባላለች። ደጀን ከተማ ከአዲስ አበባ ወደ ጎጃም ለሚገቡ ሰዎች በር ናት። ጫፍ ላይ ያለች ከተማ በጣም ደስ የምትል እፎይታን የምትሰጥ ያንን የአባይ በረሃ ከባዱን የመኪና ጉዞ ተሻግሮ ሰው አየር የሚተነፍስባት ቦታ። ለሻይ ለምሳ እረፍት የሚያደርጉባት ቦታ። ከዚህ ከወደ ጎጃም ደግሞ የተነሳ ሰው ወደ አዲስ አበባ ለመግባት በረሃው አፋፍ ላይ ያለኝ ስለሆነ። ወደ በረሃው ሲገባ እዛች ላይ ቆም ብሎ ያንን በረሃ በትዝታ እግዚአብሔር በሰላም ያንን በረሃ እንዲያወጣው የሚማፀንባት ከተማ ናት። ይቺ ከተማ በጣም ደስ የምትል ጠበብ ያለች ከተማ ግን ደግሞ በጣም በርካታ የሆነ የትራንስፖርት እንቅስቃሴ ያለባት። ወደ ጎጃም መምጫ ወይም የአማራ ክልል መግቢያ ናት። በጎጃም በኩል ስለዚህ ይቺ መግቢያ ላይ ያለች ከተማ ጎጃም በር በመባል የሚታወቅ ትምህርት ቤት አላት። ይሄ ስያሜ የተሰጠ ከዚህ አንፃር ይመስለኛል። ለጎጃም የመጀመሪያዋና በር ናት መግቢያ ናት። ወደ ጎጃም መግቢያችን ከአዲስ አበባ ለሚመጣ ሰው ሁሉ ወደ ጎጃም ለመግባት የምንጠቀምባት እሷን ነው። ጎጃም ከዚህ ተያይዞ ወደ ጎንደር በዚህ አቅጣጫ የሚሄዱ መንገዶች ናቸው። ወደ ውቢቷ ባህር ዳር ወደ አማራ ክልል ከተማም ለመጓዝ በደጀን በኩል መሄድ ግዴታ ይሆናል። ከአዲስ አበባ ለሚመጡ ሰዎች እና ይቺ ከተማ በስፋቷ ቀለል ያለች ትንሽ ብትሆንም ግን በርካታ የሆነ ታሪክ ያላትና ጥንታዊ የሆነች ከተማ ናት። ድሮ የውሻ ጥርስ ትባል ነበር ይባላል የውሻ ጥርስ ወይም የውሻ ክራንጫ የሚል ስም ነበራት ይባላል ይሄ። ድሮ የተሰጣት ነው አሁን ላይ ያላት ስም ግን ደጀን ነው። ደጀን ማለት ከለላ ነው ዋስ ጋሻ መከታ ማለት ነው። ወደኋላ ሄዶ በደጀንነት ይባላል በጦርነት ግንባር ላይ አውድ ውጊያዎች ላይ በደጀንነት ይባላል ደጀን ማለት ጋሻ የሚሆን መከታ የሚሆን ከኋላ ሆኖ ሊከተል የሚችል ከፊት ሆኖ ሊመራ የሚችል ጋሻ መከታ ነው ዋስትና ዋስ ጠበቃ የሆነ ማለት ነው ደጀን ናት። ደጀን የምትባለዋ ከተማ ከሶስት ፊደል የተሰራች ከሶስት ፊደሎች የተገነባች ቃል ብትሆንም ትርጉሟ ግን ትልቅ ነው ትልቅ ትርጉም ያላት። ከተማ ናት በዚህች ከተማ ውስጥ። እና በዚህች በአጠቃላይ በወረዳዋም በርካታ ትምህርት ቤቶች የሚገኙባት በርካታ የጤና ተቋማት የሚገኙባት በርካታ የሆኑ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አብያተ ክርስቲያናት የሚገኙባት ወረዳ ናት። በዚች ወረዳ ላይ የወረዳዋ ስምና የከተማዋ ስም አንድ አይነት ነው። የወረዳውም ስም ደጀን ነው የከተማውም ስም እንደዚሁ ደጀን ነው። ሌሎች ከተሞች እና ወረዳዎቻቸው ስሞቻቸው የተለያዩ ናቸው ደጀን ግን አንድ አይነት ናት። በዚህም ከምስራቅ ጎጃም ከሚገኙ ቦታዎች በሙሉ የምትለይ ከተማ ናት። የወረዳዋና የከተማዋ ስም ተመሳሳይ የሆነች ብቸኛዋ ከተማ። እና በዚች ከተማ ላይ በርካታ የሆኑ የአብያተ ክርስቲያናት ይገኛሉ አብዛኛው በዛ ቦታ የሚኖሩ ሰዎች ክርስቲያኖች ናቸው። የአልፈው አልፈው ሙስሊሞች ሙስሊሞችና ፕሮቴስታንቶች አሉ እነዚህ። ወደ ከተማው አካባቢ ካልሆነ በቀር ወደ ገጠሪቱ የሀገሪቱ ወ የዚህ የደጀን የገጠሩ ክፍል ላይ አይገኙም። ስለዚህ አብዛኛው ሃይማኖቱ ኦርቶዶክስ ነው። ኦርቶዶክስ ተዋህዶ ማለት ነው

የምወደውን አትክልት ስለጠየከኝ በጣም አመሰግናለሁ። የምወደው አትክልት እንደዚሁም ደግሞ ፍራፍሬ ከሚበሉም ከማይበሉም ነገሮች፤ ለእይታም ሳቢ ከሆኑ ነገሮች ሁሉ የምወዳቸው አልፈው አልፈው አንዳንድ ነገሮች አሉ። አሁን እየተጠየቅኩት አትክልት ነው። የምወደውን አትክልት። ለመመገብ ነው ይሄ ጥያቄ የምጠየቀው። አትክልቶች ቫይታሚን ሲ ወይም ይሄ በሽታ የመከላከል አቅም ያላቸው ናቸው። ብዙዎች የበሽታ መከላከል አቅም አላቸው። ብዙ አትክልቶች ተቀቅለው በስለው የሚመገቡ አሉ። አንዳንዶቹ ደግሞ በጥሬያቸውም ሳይበስሉ፣ ሳይቀቀሉ ለምግብነት የሚውሉ አሉ። እንደ ሰላጣ ያለው ዝም ብሎ ሳይከተፍ ዝም ብሎ ሳይቀቀል በቀላሉ ትንሽ ብቻ ደቀቅ ደቀቅ አንዳንድ ጊዜ ተከትፎ ሊቀርብ ይችላል። ብዙ ጊዜ ግን ዝም ብሎ ሰው በእጁ ቆረጥ ቆረጥ አድርጎ የሚያቀርበው አትክልት አለ። እንደ ጎመን ያለው ሌላው ደግሞ አብዛኛው የሚበስል ነው። ስለዚህ እኔ የምወዳቸው በስለው ከሚበሉት መካከል ካሉ አትክልቶች ነው። ከእነዚህ አትክልቶች መካከል አንደኛ የምወደው ጎመን ነው። ሁለተኛ ግን ሳይበስል ከሚቀቀሉት ሰላጣ በጣም እወዳለሁ። ዝግጅቱ ግን ይወስነዋል። አትክልቶች ዝም ብለው ብቻቸውን ሲቀርቡ ብዙም ጣዕም የላቸውም። ለአትክልቶች ተስማሚ የሆኑ ቅመማ ቅመሞች ተጨምሮ፤ እንደዚሁም ደግሞ ሽንኩርት በተለይ ነጭ ሽንኩርት አብሮ ተጨምሮ፤ ቀይ ሽንኩርት እንደዚህ ሁሉ ሆኖ ዘይትም ተደርጎበት በአግባቡ ቃሪያ፣ ቲማቲም በአንዳንዶቹ ላይ ደግሞ አቮካዶ፤ ይሄ ሁሉ ተደርጎ ሲቀርብ አትክልቶቹ በጣም የሚጣፍጡ ይሆናሉ። የአትክልት ጣዕም እየጨመረ የሚሄደው በዚህ በዚህ መንገድ ነው። ዝም ብሎ የሚጣፍጥ አትክልት የለም። ብቻውን ዝም ብሎ ቢቀርብ ብዙ አትክልቶች ላይጥሙ ይችላሉ። ነገር ግን በተለያየ መልኩ በዚህ በሚያምር መልኩ የተለያዩ ነገሮች እየተጨመሩበት፣ እየተስተካከለ ጣዕሙ እየጨመረ ይሄዳል። ከዚሁ ጋራ ተያይዞ አብሮ ሊጨመርበት የሚገባ አጣፋጭ ነገር ጨው ነው። ጨው ለብዙ ነገሮች የሚያጣፍጥ ነው። በኢትዮጵያ እና በሌላውም የአለም ክፍል ላይ ጨው ግዴታ ነው። በመጠኑ ይጨመራል። ሲበዛ ለበሽታ ሊያጋልጥ ይችላል። የኩላሊትን ህመም ጨምሮ ሌሎች በርካታ ህመሞችን ሊያስከትል የሚችል ከፍተኛ ጉዳት የሚያስከትል ነው ጨው። ቢሆንም ግን በመጠኑ ደግሞ መደረግ አለበት። ጨው ካልተደረገ አይጣፍጥም። ስለዚህ በዚህ መልኩ አትክልቶች እየተሰሩ በጥንቃቄ ተሰርተው መቅረብ አለባቸው። በነገራችን ላይ ጎመን ከመስራታችን በፊት ጥንቃቄ ማድረግ አለብን። ጎመን ላይ ብቻ ሳይሆን ብዙ አትክልቶች ላይ ጥንቃቄ ማድረግ ያለብን ነገር ንጽህናውን መጠበቅ ነው። በአግባቡ ማጠብ አለብን። አትክልት ቅጠል እንደመሆኑ መጠን አትክልት የሚወዱ ትላትሎች ብዙ ጊዜ አብረው ይጣበቃሉ። ትንኝ አብሮ አለ። ሌሎችም ጥቃቅን የሆኑ ነገሮች ከአትክልቱ ጋራ አብረው ይጣበቃሉ። እነዚህን ነገሮች ማስወገድ አለብን። እያንዳንዱን ቅጠል በቅጠል መመልከት አለብን። አንዳንድ ጊዜ ዝም ብለን በጅምላ ስናጥበው ምናልባት ትሉ አብሮ ሊገባ ይችላል። ይሄ ሲሆን ደግሞ በጣም አጸያፊ ነገር ነው። በኢትዮጵያ ባለ የባህል ውስጥ ትል ለምግብነት አንጠቀምም። ስለዚህ ለምግብነት የማንጠቀምበትን ትል አብረን ከሰራነው በጣም አስጸያፊ የሆነ ብዙ ስም ሊያስወጣልን የሚችል የኛንም ስማችንን ሊያስጠፋ የሚችል ተግባር ነው። ስለዚህ በጥንቃቄ መስራት አለብን። ንጽህናው መጠበቅ አለበት። ለዛ ነው አትክልትን ለህፃናት ሰጥቶ ህፃናት እንዲሰሩት ማድረግ ተገቢነት የለውም። አዋቂ ሰዎች በጥንቃቄ እያንዳንዱን ነገር እየፈተሹ፤ የሚጣለውን እየጣሉ፤ የሚሰራውን ወይም ጥቅም የሚሰጠውን ደግሞ ለብቻው ጥቅም እንዲሰጥ እያደረጉ መስራት አለባቸው። ከዚህ ውጭ ከሆነ ግን ለህፃናት ሰጥተን እንደፈለጋችሁ ተጫወቱበት የምንለው አይነት ነገር መሆን የለበትም። በጥንቃቄ ካልተሰራ አስከፊ የሆነ ነገር ሊያጋጥም ይችላል። የማይገቡ ነገሮች ባዕድ የሆኑ ነገሮች ከምግቡ ጋር አብረው ተቀላቅለው ሊመጡ ይችላሉ። ይሄ ደግሞ የተለያዩ ጉዳት እንደየደረጃውና እንደየመጠኑ ጉዳትን ሊያስከትልብን ይችላል። ስለዚህ ጉዳት እንዳይመጣብን እንዳይፈጠርብን ራሳችን አዋቂዎች ትልልቅ ሰዎች ቀስ እያልን በጥንቃቄ ብንሰራው ጥሩ ሆኖ ይቀርባል ብለን እናስባለን። አትክልት በእንጀራም ይበላል በዳቦ ሊበላ ይችላል አትክልት የማይገባበት የለም። በተለያዩ ቦታዎች ላይ ፓስታ ላይ መኮረኒ ላይ ልንጠቀመው እንችላለን። እንደዚህ እያደረግን ምግባችንን ማጣፈጥ እንችላለን።

በስራ አጋጣሚ የተለያዩ ችግሮች ይፈጠራሉ። አንዳንድ ችግሮች ከሰራተኛው፣ አንዳንድ ችግሮች ደግሞ ከደንበኞች ሊመጡ ይችላሉ። ከሁለቱም ያልሆኑ ደግሞ ከህጉ ክፍተት ደግሞ የሚፈጠሩም ችግሮች ሊኖሩ ይችላሉ። በአጠቃላይ ችግሮች እንደ ችግር ለሚሰራ ሰው ሁሉ የሚፍ የሚፈጠሩ ናቸው። የሚሰራ ሰው ከችግር ነፃ ሊሆን አይችልም። የማይሰራ ሰው ነው ምንም አይነት ነገር የማይገጥመው። የሚሰራ ሰው ግን ፈተናዎቹ ችግሮቹ በርካታ ነው የሚሆኑ። ከተለያየ አቅጣጫ የሚሰነዘሩ ችግሮች ይኖራሉ። ችግሮች ለምን ተፈጠሩ አይባልም። ምክንያቱም ችግሮች ለሚሰራ ሰው የሚፈጠሩ ክስተቶች እንደሆኑ መታወቅ ስላለባቸው። ችግሮች ከተፈጠሩ በኋላ ግን እንዴት መፍታት አለብን የሚለው ሁለተኛው እና ትልቁ ጥያቄ መሆን አለበት። እንዴት ነው ችግሩን ልንፈታ የምንችል? ችግሩ እንዳይከሰት በመጀመሪያ ደረጃ ችግሩን እንዳይከሰት መጣር እና መስራት መልካም ነው። ችግሮች እንዳይፈጠሩ መስራት አጠቃላይ ይሄ የመጀመሪያው ደረጃ ችግርን የምንፈታበት መንገድ ነው። ሁለተኛው ግን ችግሮቹ የግድ መፈጠራቸው ካልቀረ የተፈጠሩ ችግሮችን እንዴት እንፈታለን? የሚለው ጥያቄ በደንብ አድርጎ መመለስ ያለበት ጥያቄ ነው። በመጀመሪያ ደረጃ ችግሮች የተፈጠሩበትን መንገድ መለየት መልካም ነው። በምን መልኩ ነው ችግሮች የተፈጠሩ? ከየትኛው ወገን መጡ? ችግሮች የተፈጠሩ መቼ ነው? ችግሮችን የፈጠራቸው ማነው? እነዚህ ችግሮች መነሻ ምክንያታቸው ግን ማን ምን ላይ ነው ያለ? መነሻ ምክንያታቸው ምንድነው? ችግሩን የፈጠረው አበበም ሆነ ከበደ ወይም ደንበኛውም ሆነ ዋናው ባለጉዳይ ዋናው ሰራተኛም ችግሩን ይፍጠረው ያ ችግር ተፈጥሯል፤ ግን ያ ችግር ለመፈጠር መንስኤ የሆነ የሆነ ነገር ይኖረዋል። መንስኤው ምንድነው? በምን ምክንያት ተፈጠረ? የሚለውን በደንብ አድርጎ በጥልቀት መለየት ያስፈልጋል። ስለዚህ በመጀመሪያ ደረጃ እኔ የማደርገው ችግሮችን በምፈታበት ጊዜ በስራ ላይ እያለሁ በርካታ ችግሮች ተፈጥረው ያውቃሉ። እነዚህን በርካታ ችግሮች ግን የምፈታቸው በመጀመሪያ ደረጃ ችግሩን ለይቼ ነው። ችግሩ ተፈጥሯል አዎ ተፈጠረ ግን በምን ምክንያት ተፈጠረ? ይሄን የተፈጠረበትን ምክንያት ይዤ ለወደፊቱ ችግሮች ድጋሚ ይሄው ተመሳሳይ የሆነ ችግር እንዳይፈጠር ይረዳኛል። በሌሎች ላይ ያለውም ይሄ የተፈጠረባቸውን ችግር ደግሞ እፈታላቸዋለሁ። ስለዚህ በዚህ መልኩ ችግሮችን እፈታለሁ። ምን አደረኩ አንድ ምሳሌ ብጠቅስ በምሰራበት መስሪያ ቤት ላይ አንድ ችግር ተፈጠረ። ይሄ ችግር ተማሪዎች ውጤታቸው ተበላሽቶባቸው ተባረው ነው። ከትምህርት ገበታቸው ሙሉ በሙሉ እንዲባረሩ ሆነዋል። እነዚህ ልጆች ከትምህርት ገበታቸው የተባረሩ በእነሱ ችግር አይደለም በሰራተኞች ችግር ነው። በሰራተኞች ችግር ይሄ ነገር ተፈጥሯል። ልጆች እንደተባረሩ በምን ምክንያት ነው የተባረሩ ብዬ ማጣራት ጀመርኩ። ሳጣራ ችግሩ ያለ ሰራተኛው ላይ ነው። መሙላት የነበረበትን ውጤት በጊዜውና በወቅቱ ባለመሙላቱ ምክንያት ልጆች እንዲባረሩ ምክንያት ሆኗቸዋል። ከዛ ይሄንን ሰው ለብቻው ጠየኩት። "ለምንድነው ይሄንን ነገር የሰራኸው?" አልኩት። ረስቼው ነው አለ በመርሳቱ ምክንያት ልጆች ችግር ውስጥ ወድቀዋል። ስለዚህ ይሄንን ችግር እንዴት እንፍታው? በመጀመሪያ ደረጃ ይሄ ውጤት መሞላት አለበት። በዚህ ተማመን ውጤቱን ረሳሁት ያለውን ውጤት እንዲያስገባላቸው ተደረገ። ውጤቱን ሲያስገባላቸው እነዚህ ልጆች የማለፊያ ነጥብ አገኙ። ይህን የማለፊያ ነጥብ ሲያገኙ ወደ ቀጣዩ የትምህርት ሴሚስተር መሸጋገር የሚችሉበትን እድል አገኙ ማለት ነው፤ ነገር ግን እርሱ በፈጠረው ችግር ምክንያት ልጆች በዚህ በተቋሙ ላይ የሉም እንደተባረሩ አምነውበት አስበውበት ወደ ቤታቸው ሄደዋል። ምንድነው የተደረገው ልጆችን በስልክ ደወልኩላቸው። ለስልክ በስልክ ከደወልኩ በኋላ ልጆች ወደ ተቋሙ እንዲመለሱ አደረኩ። ወደ ተቋሙ እንዲመለሱ ካደረኩ በኋላ እነዚህ ልጆች ወደ ቀጣዩ ሴሚስተር መሸጋገር ይችላሉ። ስለዚህ ቀጣዩ ሴሚስተር ላይ ይመዝገቡ ብለን ልጆች እንዲመዘገቡ አደረግንና ቀጣዩን ሴሚስተር እንዲማሩ አደረግን። እነዚህ ልጆች እስካሁን ድረስ ይህንን ችግር ስለፈታሁላቸው በጣም በደስታ ሲያገኙኝም በጣም ደስ ብሏቸው ሰላም ብለውኝ ይሄዳሉ። ይሄ በጎነትም አይደለም ከበጎነት በላይ መሆን አለበት። በጎነት የምንለው እነሱ ያላገኙትን ብንሰራላቸው ነው። ይሄ ግን እነሱ ያገኙትን ነገር ነው የሰራንላቸው። ስለዚህ ችግርን በመፍታት በዚህ መልኩ ሰውን ብናረካና ብናስደስት መልካም ነው የሚል ምክር አለኝ።

መኝታ ሰዓት እረፍት የምናገኝበት ጊዜ ነው እረፍት የምናገኝበት ቀኑን ሙሉ በጉልበታችንም በአእምሮአችንም ስንደክም ውለን ማታ ላይ ከአልጋችን ላይ ሄደን እረፍት እናደርጋለን። አልጋችን ላይ ተኝተን እናነገዋለን። ይሄ የእረፍት ሰዓት ሁል ጊዜ ተመሳሳይ ሰዓት ቢሆን ይመከራል። ምክንያቱም ልምድ ነው በልምዳችን ነው ሁሉም ሰው የሚተኛ እንደ ልምዱ ነው። በቀን አንድ ሰዓት ብቻ የሚተኛ አለ ሁለት ሰዓት ብቻ ሶስት ሰዓት ብቻ የሚተኛ ሰው አለ። አንዳንዱ ደግሞ ለስምንት ሰዓት ያህል ለዘጠኝ ሰዓት ያህል ከዚያም በላይ ለሚደርስ ሰዓት የሚተኛ ሰው አለ። እንደ ሀኪሞች ገለጻና ሀኪሞች እንዳብራሩት ግን እነሱም ምክር እንደሚሰጡት ስምንት ሰዓት ለአንድ ሰው የእረፍት ጊዜ ቢያደርግ መልካም ነው ይላሉ ስምንት ሰዓት መተኛት አለበት ብለው ነው የሚመክሩት። እኔም የምተኘው እስከ ስምንት ሰዓት እስከ ስድስት ሰዓት ባለው ጊዜ ውስጥ ነው። እስከ ስድስት ሰዓት እስከ ስምንት ባለው ውስጥ እረፍት አደርጋለሁ። ምን ጊዜም ቢሆን የምተኛው ሲደክመኝ ነው። ካልደከመኝ ብዙ ጊዜ አልተኛም። የምሽት ስራ የምሰራ ከሆነ በተለይ ቪዲዮ ኤዲት የማደርግ ከሆነ ቪዲዮ የምቀርጽ ከሆነ የማቀናብር ከሆነ ድምጽ የምቀርጽ ከሆነ የተለያዩ ምስሎችን የማነሳና የምቀርጽ ከሆነ ምሽቱን የተወሰነ ጊዜ ልገፋው እችላለሁ እስከ አራት ሰዓት እስከ ስምንት ሰዓት እስከ ስድስት ሰዓት ልቆይ እችላለሁ። ከዚህ በፊት በነበረው ልምዴ ሌሊቱን ሙሉ ሁሉ የምሰራበት አጋጣሚ ነበር አሁን አሁን ግን እንደዛ አላደርግም። ምክንያቱም ቀኑን ሙሉ በድንግዝግዝ እንዳልፍ ቀኑን ሙሉ ሳንቀላፋ እንድውል የሚያደርግና የሚያስገድድ ሆኖ ነው ያገኘሁት። ስለዚህ የእረፍት ጊዜ ምን ጊዜም ቢሆን ከቻልኩ ሶስት ሰዓት አካባቢ ላይ ብተኛ ካልሆነ ግን እስከ አምስት ሰዓት ልቆይ እችላለሁ ስለዚህ የኔ የእንቅልፍ ጊዜ ከምሽቱ ሶስት ሰዓት እስከ አምስት ሰዓት ባለው ውስጥ ተኝቼ ሌሊት ከአሥራ አንድ ሰዓት እስከ አስራ ሁለት ሰዓት ባለው ውስጥ ነቃለሁ ማለት ነው። ይሄ በአጠቃላይ ከስምንት ሰዓት እስከ ተወሰነ ጊዜ ከስምንት ስምንት ሰዓት እስከ ስድስት ሰዓት አዎ ከስድስት ሰዓት እስከ ስምንት ያለውን እርዝመት ያህል እተኛለሁ። ይህንን በመኝታ የማሳልፈው ነው። አልጋው ምቾ ከሆነ ምቾት የሚሰጥ ፍራሽ ከሆነ ትራሳችንም የተስተካከለ ከሆነ የእንቅልፍ ጊዜያችን አንድ ጊዜ ምሽት ላይ ቀጥታ እንደተኛን ጠዋት ላይ ብቻ እንነቃለን። አንዳንድ ቦታ እና አንዳንድ ሁኔታዎች ደግሞ የሚያስገድዱ ከእንቅልፋችን እንድንነሳ የሚያስገድዱ ሁኔታዎች ይኖራሉ እነዚህ የተፈጥሮም ሰው ሰራሽም ናቸው። የተፈጥሮ የሚባለው ለምሳሌ ብዙ ጠጥተን ከሆነ የሽንት ፊኛችን ይሞላና ሽንታችን ይመጣል ስለዚህ በእሱ ምክንያት ይቀሰቅሰናል። የሽንታችን ሁኔታ ይቀሰቅሰናል እሱ በሚሆንበት ጊዜ የተፈጥሮ ጉዳይ ስለሆነ ተነስተን ሽንታችንን ሸንተን ድጋሚ እንተኛለን። አንዳንድ ጊዜ ደግሞ በሰው ሰራሽ በሆኑ ነገሮች ችግሮች ሊፈጠሩ ይችላሉ። ስልካችን አላርም የተቀጠረ ከሆነ የማንቂያ ደወል ካለው የማንቂያ ደወሉ ሳልፈልግ ይቀሰቅሰናል። ሰው ስልክ ሲደውልልን ስልኩ ሲጮህ ወይም ሲጠራ መልእክትም ሲጽፉልን መልእክቱ በሚደርስበት ጊዜ የሚያሰመው የኖቲፊኬሽን ወይም የማሳወቂያ ድምጽ በጣም የሚረብሽ ይሆንና ልንነሳ እንችላለን። ልጆች በሌሊት ተነስተው የሚያለቅሱ ከሆነ እነሱን ለማስተኛት ወይም እነሱን አባብሎ ለመመለስ ወይም ያለቀሱበት ምክንያት ምን እንደሆነ ለማረጋገጥ ስንል ከእንቅልፋችን ልንነሳ እንችላለን። ይሄ ይሄ ጊዜ እንቅልፋችንን እና ቀናችንን ሊረብሸን ይችላል። ሌሊት ላይ በአግባቡ ካልተኛን ቀን ላይ ስናንቀላፋ እንውላለን ከማንቀላፋቱ በተጨማሪ ደግሞ ቀን ላይ የድብርት ስሜት ይሰማናል። የመደበርና የመረበሽ ስሜት አለው። ይህንን ስሜት ለማራቅ ቀኑን ሙሉ በሰላም ለመዋልና ቀናችንን ደስ የሚል ቀን ለማድረግ እንቅልፋችንን በአግባቡ ብንተኛ መልካም ነው ብዬ አስባለሁ። እኔም ያለኝ ልምድ እንደዚህ ነው። ሁልጊዜም ቢሆን እንቅልፌ የሚመጣባት ሰዓት ምሽት ሶስት ሰዓት እስከ ምሽት ስድስት ሰዓት ባለው ጊዜ ውስጥ ነው። ይህንን ጊዜ ካሳለፍኩት ምንም ቀን ሌሊቱን ሙሉ ሳልተኛ ላነገው እችላለሁ። ያ ደግሞ ሲሆን ቀኑን ይረብሸኛል ስለዚህ እንቅልፍ ሰአታችንን ሁላችንም ብናስተካክለው መልካም ነው። እኔ ጤነኛ ሰው ነኝ ጤነኛ የሆነ እንቅልፍም አለኝ ብዬ አስባለሁ። ጠዋት ስነሳም ደስ የሚል ፊት በደስታ ነው የምንነሳውም። የምተኛው ከስድስት ሰዓት እስከ ስምንት ሰዓት እርዝመት ያለው የእንቅልፍ ጊዜን ወይም የመኝታ ጊዜን አሳልፋለሁ።

ከቦታ ቦታ ለመንቃሳቀስና በእግር መሄድ በጣም አድካሚ በሚሆንበት ጊዜ መንገዱ የተመቻቸ ከሆነ በብስክሌት መጓዝ መልካም ነው። በብስክሌት ስንጓዝ ግን ጥንቃቄ ማድረግ አለብን ምክንያቱም የትራፊክ መስመሩ በጣም የተጨናነቀ በሚሆንበት ጊዜ ከፊታችን ከኋላችን የሚንቀሳቀሰውን የትራፊክ መጠን በደንብ አድርገን መረዳት አለብን። መሃል ላይ ገብተን በዋናው መንገድ ላይ የምንጓዝ ከሆነ ብዙ ጊዜ የትራፊክ አደጋዎች ሊከሰቱብንና የሞት አደጋ ሁሉ ሊፈጠርብን ይችላል። ስለዚህ ንብረታችንንም፣ አካላችንንም ለመጠበቅ እንቅስቃሴያችን የተገደበና መጠነኛ የሆነ እንቅስቃሴ በጣም ትራፊክ በማይበዛበት አካባቢ ብንንቀሳቀስ መልካም ነው። ብስክሌት ባለ ሁለት እግር ተሽከርካሪ ናት በሁለት እግር ያላት ወይም ባለ ሁለት ጎማ ሆና በፔዳል ወይም ደግሞ በኤሌክትሪክ የሚሰሩ አሉ በፔዳል የሚሰሩት ለስፖርት ሁሉ በጣም ተስማሚ ናቸው የእግራችንን ጡንቻ ለማንቀሳቀስ እግራችንን ለማንቀሳቀስ ጥሩ ነው ስለዚህ እንደ ስፖርትም ስለሚያገለግል ብስክሌት መጋለብ መልካም ነው። እኔ ብስክሌት የለመድኩትና ብስክሌት መጋለብ የቻልኩት ስፖርት እንደ ስፖርት ለመጠቀም ስለፈለኩ ነው። ብዙ ጊዜ ጉዞዬን የማደርገው በታክሲ ወይም በሌላ ነገር ነው። በእግሬም ልጓዝ እችላለሁ ነገር ግን አንዳንድ የተመቻቹ ቦታዎች በሚሆኑበት ጊዜ ጠዋት አካባቢ ምሽት አካባቢ ሲሆን ትራፊኩን በማይበዛበት ጊዜ እንደ ስፖርትም ስለምትጠቀምበት ብስክሌት እጠቀማለሁ ቀን ላይ ግን ብስክሌት አልጠቀምም ምክንያቱም ፀሀዩንም አልችለውም የፀሀዩ ሙቀት ቀጥታ የሚያርፈው እኔ ላይ ነው ምክንያቱም ውጭ ላይ ስላለው ንፋስም ወይም ቅዝቃዜም በሚኖርበት ጊዜ ተመሳሳይ ነው ስለዚህ ብስክሌት በምንጋልብበት ጊዜ ጥሩ የሆነ የአየር ሁኔታንም መምረጥ ተገቢ ነው ብዬ አስባለሁ ይህንን ማድረግ ካልቻልን ጉዳት ሊደርስብን ይችላል። ደግሞ ብስክሌት ላይ በምንወጣበት ጊዜ የራሳችንንም ጥንቃቄ ማድረግ አለብን። የመጀመሪያው ሄልሚ ሄልሚየት መጠቀም ነው። ሄልሚየት ራሳችንን ከጉዳት ይጠብቅ ይጠብቀናል። ብንወድቅ እንኳን በሄልሚየቱ ላይ ጉዳት ደርሶ ራሳችን ነፃ ይወጣ። ስለዚህ ሄልሚየት ብንጠቀም መልካም ነው። እሱን ማድረግ ካልቻልን ግን ቀስ ብለንም ብናሽከረክር ሌላኛው መፍትሄ ነው። በጣም በፍጥነት ባሽከረከርን ቁጥር ብስክሌቱ ሰው ሰራሽ ነው። ይሄን ሰው ሰራሽ የሆነን ነገር ደግሞ በቀላሉ ይዘን ልናስቀረው አንችልም። በፍሬን የማይመለስ ፍሬን ይዘንበት ሁሉ ላይቆም ይችላል። የተለያዩ ጉዳቶች አሉበት የብስክሌታችንም ጤንነትና ደህንነት የተለያየ ችግር ሊፈጥር ስለሚችል ይህንን ይህንን ጥንቃቄ ማድረግ አለብን። ይህንን ማድረግ ከቻልን ፔዳል ያለውን ብስክሌት ብንጠቀም ለስፖርትም ጠቃሚ ነው። ይሄ የኤሌክትሪኩ ቀጥታ እንዲህ ከከፈትነው ምንም አይነት የእግር እንቅስቃሴ የለውም። የእግር እንቅስቃሴ ካላደረግን ደግሞ ስፖርት ለመስራት ምቾት የለውም። ብስክሌት ተጠቅመን ብስክሌት ከመጓጓዣነቱ በተር በበለጠ የስፖርት ለስፖርት የሚሰጠው ወይም ለጤንነት የሚሰጠው ዋጋ ትልቅ ነው ብዬ አስባለሁ። እኔ የማስበው እንደዛ ነው የስፖርት እንቅስቃሴያችን መልካም እንዲሆን የእግራችን ጡንቻን አካባቢ በተለይ በጣም እንዲንቀሳቀስ ያደርገዋል። ፔዳል በምን አንቀሳቀስበት ጊዜ የውየ ከጎማው ጋራ የተገናኘ ጊር አለ ይሄ ጊር እግራችንን እንዳይዘን ጥንቃቄ ማድረግ አለብን። አንድ ጓደኛዬ ነበር ብስክሌት ለመለማመድ ሞክሮ ጊሩ እግሩን ይዞት ለበርካታ አመታት ያህል እንደ ነቀርሳ ሆኖ ቁስሉ በጣም ከባድ ቁስል ሆኖ በህክምና እየተረዳነው የዳነለት እና ይሄንን ጥንቃቄ ማድረግ አለብ። እኛ ልጆቻችንንም ስናስተምር፣ ልጆቻችንን ስናለማምጥ፣ እኛም ስንጓዝ ጥንቃቄ አድርገን መጓዝ ያለብን። ይሄን ነው ጊሩ ሊይዘን አይገባም ጊሩ ካገኘን በጣም ከባድ ነው አንዳንድ ብስክሌቶች አሉ ጊራቸው በውስጥ የተደበቀ ነው እነዚህ ብስክሌቶች ለሴፍቲ ወይም ለደህንነት ጥሩዎች ናቸው በውስጥ ያልተደበቀ የሆነ ጊር ያላቸው ግን ከውጭ ጊሩ ሲንቀሳቀስ እግራችንን ካስገባን ወይም የሆነ ነገር ከጎተተ ቆዳችንን ካገኘው በጣም ከባድ ነው። አጥንታችንን ይቀጠቅጠዋል። ለተለያዩ በሽታዎችም ይዳርጋል። ስለዚህ ብስክሌት በምንጋልብበት ጊዜ ሁላችንም ጥንቃቄ ማድረግ ይኖርብናል።

ምግብ የሚባለው የሚበላ ወይም የሚጠጣ ነገር ነው በልተነውና ጠጥተነው ሀይልና ጉልበት የሚሆነን፣ በሽታ የሚከላከልልን፣ ጤንነታችንን የሚጠብቅልን፣ ሰውነታችንን የሚያፋፋ የሚያዳብርልን፣ ምግብ ነው ምግብ የተለያየ አይነት ስያሜዎች ይሰጡታል ባለው በያዘው በንጥረ ነገሩ ምክንያት ወይም ደግሞ እንደ ምግቡ ሁኔታ የተለያየ ስያሜ ሊሰጠው ይችላል። የመጀመሪያው ረድፍ በሽታ ተከታ ተከላካይ የሚባሉት ናቸው በሽታ ተከላካይ የሚባለው የሰውን ልጅ በሽታ የመከላከል አቅሙን የሚጨምሩ እንደ አትክልት ፍራፍሬ የመሳሰሉት ምግቦች ናቸው እንደ ማንጎ፣ አቮካዶ፣ ፓፓያ፣ መንደሪን፣ አፕል ሌሎችም እንደ አቮካዶ የመሳሰሉት በአትክልት ረድፍም እንደ ጎመን፣ ቃሪያ፣ ቲማቲም እነዚህ የመሳሰሉት እነ ሽንኩርት ሁሉ በሽታ የመከላከል አቅማቸው ከፍተኛ ነው። እነዚህ ምግቦች የሰውነትን የበሽታ የመከላከል አቅም የሚጨምሩ ስለሆኑ በሽታ ተከላካይ የሚል ስያሜ ያላቸው ናቸው። አንዳንዶቹ ፍራፍሬዎች ቀጥታ በሽታን አስቀድመውም የሚከላከሉ አሉ አንዳንዶቹ ደግሞ በሽታ ከያዘን በኋላ ወስደናቸው በሽታውን ሙሉ በሙሉ የሚያስወግዱልን አሉ ለምሳሌ ጉንፋን በሚይዘን ጊዜ ነጭ ሽንኩርት ብንጠቀም፣ ዝንጅብል ብንጠቀም እነዚህ ነገሮች ጉንፋኑን ወዲያውኑ በአንድ ቀን ሊያስወግዱልን ይችላሉ ስለዚህ በሽታ የመከላከል አቅማቸው ከፍተኛ ነው። እንደ ካልሲየም ያለ ለጥርስ ህመም፣ ለጥርስ በሽታ ሊያድኑ የሚችሉና ካልሲየማቸው ከፍተኛ የሆኑ ምግቦችም አሉ፤ እነዚህ ደግሞ ጥርሳችንን ጥንካሬውን ሁሉ የሚጨምሩ ናቸው፣ ሙዝ በዚህ በኩል ካልሲየም አለው ተብሎ የሚነገርለት አንዱ ፍራፍሬ ነው ማለት ነው። ሌላው ሁለተኛው ላይ ሀይልና ሙቀት ሰጪ ናቸው ሀይልና ሙቀት ሰጪ የሚባሉት የሰውን ልጅ ጉልበቱን የሚጨምሩ የሚያበረቱ፣ የሚያጠነክሩ ከድካም ስሜት ነፃ የሚያደርጉ ናቸው፣ እነዚህ ጣፋጭ ነገሮች ናቸው በብዛት እንደ ስኳር ያለ፣ ማር የመሳሰሉ ምግቦች እንደ በቆሎ ያለ ከበቆሎ የሚዘጋጅ የስንዴ ዱቄት ከስንዴ የሚዘጋጅ ምግብ እንደነዚህ ያሉ እንደ ዳቦ ያለው ሀይልና ሙቀት በመስጠት የሚታወቁ ምግቦች ናቸው። ሶስተኛው ፕሮቲን የሚባለው ነው ፕሮቲን ደግሞ የሚባለው ሰውነትን የሚገነባ ነው። ሰውነታችንን የሚገነቡ፣ የሚያዳብሩ፣ የሚያወፍሩ ናቸው እነዚህ የስጋና የእንስሳትና የእንስሳት ተዋጽኦ የሆኑት እንደ ስጋ፣ አትክልት ይቅርታ አትክልት ሳይሆን እንደ ስጋ ያለው እንቁላል፣ ሌላ ደግሞ ወተት የመሳሰሉት እንደነዚህ ያሉት የመገንባት አቅም አላቸው ከፍራፍሬ ከዚህ ከጥራጥሬዎችም አተር እና ባቄላ የመገንባት አቅም አላቸው ወይም ወደ ፕሮቲን የሚመደቡ ናቸው። ሌሎቹ እንደ ፋትና አሲድ የሆኑት እንደ ሌሎች ሚኒራሎች የያዙ ምግቦች ናቸው፤ እነዚህ ብዙም በዚህ በምግባችን ውስጥ ብዙ ጊዜ ላንወስዳቸው እንችላለን አልፎ አልፎ ግን የምንጠቀማቸው ናቸው እንደ ዘይት ያለ፣ እንደ ስብ ያሉ ምግቦች ናቸው። እነዚህ ምግቦች የተለየ የሆነ ንጥረ ነገር ይዘው የሆነ ንጥረ ምግብ በውስጣቸው የያዙ ምግቦች ናቸው እነሱ ሶስቱን ግን እያጣጣምን ዋና ዋና የሚባሉትን ምግቦች ብንመገብ ጥሩ ይሆናል። እኔም የምወደው ምግብ እንግዲህ ከእነዚህ ውስጥ የተካተተ ቢሆን እመርጣለሁ በሽታ ተከላካይም፣ ሀይልና ሙቀት ሰጪም፣ ፕሮቲን ይዘት ያላቸውን ምግቦች ቢሆኑ ደስ ይለኛል። ከምግብ ውስጥ የምጠላው የማልወደው ምግብ አለ። አብዛኛውን ምግብ ብወደውም የምጠላው ግን ወተትና ቅቤ ነው። ወተትና ቅቤ አልወድም ከወተትና ከቅቤ በስተቀር ያለውን ምግብ ግን እወደዋለሁ እመገበዋለሁ። በጣም የተለየ ምግብ የሚባል ከሆነ ግን የማይሰለችና ሁሌም የምበለው ሽሮና ወጥ ሽሮ ወጥና እንጀራ ነው እንጀራን በሽሮ ወጥ ይሄ በቃ የተለመደ በኢትዮጵያ ባለው በአብዛኛው የሀገራችን ክፍል ላይ የተለመደ የማይሰለች ምግብ ነው ብዙ ሰዎች የተለያየ ምግብ ሊመገቡ ይችላሉ ይሄ ምግብ ግን ጾምም የማያሽር በመሆኑ ለምንጾም ሰዎች ደግሞ እንደነዚህ ያሉ ምግቦች ጾም ስለማያሽሩ ተወዳጅነት ያላቸው ምግቦች ናቸው፤ ግን አትክልት የተጨመረበት የተለያየ ፍራፍሬዎቹም ሌላውም ሀይልና ሙቀት ሰጪዎችም በመጠን በመጠናቸው የተካተቱበት ቢሆን ደግሞ በጣም ደስ የሚልና የሚወደድ ምግብ ይሆናል።

ጭንቀት ከተለያዩ ነገሮች ሊፈጠር ይችላል በተለያዩ ምክንያቶች ሊመጣ ይችላል። አንዳንዴ ከመክሰር አንዳንዴ ደግሞ የምንፈልገውን ነገር ካለማግኘት ሊመጣ ይችላል። ስራ በማጣት ምክንያት። እንደገና ደግሞ ስራችን ላይም ውጤታማ ባለመሆናችን የሚከፈለን ደሞዝ አለመብቃቱ ገንዘብ ማባከናችን ገንዘብ መጥፋቱ መሰረቃችን ወይም የሆነ እቃ መበላሸቱ። ስራችን መበላሸቱ የተለያዩ ነገሮች ለጭንቀት ይዳርጋሉ። ሰው ከሌላ ሰው ጋርም ሲጣላ ይጨነቃል። እንዴት መታረቅ እንዳለበት እያሰበ። በምን ምክንያት እንደተጣላ የተጣላበትም ምክንያት እንደገና እያወጣ እያወረደ በዚህ ሁሉ ምክንያት ሊጨነቅ ይችላል። ጭንቀት በልዩ ልዩ ምክንያቶች ይፈጠራል ሰው ከጭንቀት ነፃ ሊሆን አይችልም። ምክንያቱም በተለያዩ ችግሮች ውስጥ የሚኖር ፍጥረት ስለሆነ። በተለያዩ ችግሮች ስናልፍ እነዚያ ችግሮች የራሳቸው የሆነ ጠባሳ እየጣሉብን ይሄዳሉ። ያ ጠባሳ የሚፈጥረው ጭንቀት ነው። ይሄ ጭንቀት በልዩ ልዩ ምክንያቶች። መፈጠሩ እንዳለ ሆኖ ይሄንን ጭንቀት ግን ማስወገድ አለብን። ሁሉም ሰው እኩል አይደለም በተለያዩ ችግሮች ተመሳሳይ የሆነ ጭንቀት የለውም። አንዳንዱ ሰው አንድ ሚሊየን ብር የሚያህል ከስሮ በዚያ ምንም የማይመስለው አለ አንዳንዱ ሰው ደግሞ አስር ብር ጠፍቶበት ሲጨነቅ የሚውል ሰው አለ። አንዳንዱ ሰው ከሀገር ሁሉ ጋራ ተጣልቶ ምንም የማይመስለው አለ። አንዳንዱ ሰው ደግሞ ከአንድ ሰው ጋራ ተጣለው ብሎ ሲጨነቅ የሚኖር ሰው አለ። የአንዳንዱ ሰው ወዲያውኑ ጭንቀቱ ይወገድለታል። የአንዳንዱ ሰው ደግሞ ለረጅም አመት ያህል በጭንቀት ውስጥ እንዲኖር ያደርገዋል። ይሄ የየሰው የየራሱ የሆነ ተፈጥሮ ነው። እንደየጭንቀቱ ክብደት እንደየጭንቀቱ እንደተፈጠረበት ምክንያት መፍትሄዎችም የተለያዩ ሊሆኑ ይችላሉ። እኔ አሁን በተለያዩ ምክንያቶች ጭንቀት ይፈጠርብኛል በጣም ጭንቀታም የሚባል ሰው ባልሆንም። ግን በተለያዩ ምክንያቶች የሚፈጠሩብኝ ጭንቀቶች አሉ። እነዚህ የሚፈጠሩ ጭንቀቶች ግን ለአንድ ቀን ወይም ለሁለት ቀን ነው። ከዚያ በላይ ብዙም ቦታ አልሰጣቸውም። ምክንያቱም ያንን ጭንቀት መፍትሄ ፈልጌለት ከእኔ እንዲወገድና ከእኔ እንዲርቅ የሚያደርጉ ስራዎችን እሰራለሁ እንጂ ጭንቀቱ አብሮኝ እንዲኖር አልፈቅድለትም። ጭንቀት በሚኖርብኝ ጊዜ በመጀመሪያ ደረጃ ያንን ጭንቀት የፈጠረብኝን ነገር መርሳት ላይ ነው የማተኩረው። መርሳት በተቃራኒው ማሰብ ለምሳሌ ከስሬ ከሆነ ያንን የከሰርኩትን ነገር እንደምመልሰው አድርጌ ማሰብ በተቃራኒው ይህንን አድርጌ ቢሆን ኖሮ እኮ መልሼው ነበር ስለዚህ ቀጣይ ይህንን በተቃራኒው በኩል ሄጄ እመልሰዋለሁ። የሚል የወኔና ስንቅ አዘጋጃለሁ ስለዚህ የመጀመሪያ ስራዬ ይሄ ነው። ጭንቀቴን መርሳት ጭንቀት የፈጠረብኝን ነገር ያንን ችግር መርሳት ችግሩን ማስወገድ። ከዚህ ቀጥዬ የማደርገው ግን ጸሎት ነው። በቃ ጸሎት ከጭንቀት የሚገላግል ነው። ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሰራችልን የጸሎት ሰዓታትም የጸሎት ስርዓት አላት። በዚያ ስርዓት መሰረት ጸሎት ማድረግ ለንስሃ አባት ሄዶ መናገር ከንስሐ አባት ጋራ መወያየት። መንፈሳዊ የሆኑ መዝሙራትን ማዳመጥ መንፈሳዊ የሆኑ ስብከቶችን ትምህርቶችን መከታተል ወደ ቤተክርስቲያን ሁልጊዜ መገስገስ ወደ ቤተክርስቲያን ከሄድን ቤተክርስቲያናችን የምታስተምረን ዘላለማዊ ህይወት ነው። እኛ የምንጨነቀው ለምድራዊ ህይወት ነው። ይሄን ምድራዊ ህይወቱን ረስተን ሰማያዊውን ነገር እንድናስብ ስለምታደርገን። ለዚህ ነው ወይ የተጨነቅኩ ብለን ያ ጭንቀት ያ ችግር ምንም እንዳልሆነ እንድንቆጥረው እንደ ጤፍ በጣም ጥቃቅን የሆነና ደቃቃ የሆነ የማይረባ ቀላል ችግር እንደሆነ አድርገን እንድናስብ ታደርገናለች። ምክንያቱም ቤተክርስቲያናችን ላይ የምንማረው ትምህርት። ዘላለማዊ ህይወትን መንግስተ ሰማያትን መውረስ መውረስ ለዘላለሙ እግዚአብሔርን የፈጠረንን አምላክ ቅዱስ ቅዱስ ቅዱስ እያልን ስናመሰግነው መኖር። ይህንን ህይወት ነው የምታስተምረን። ይህንን ዘላለማዊ ህይወት ለመውረስ ደግሞ እዚህ በምድራዊ በሆነ ነገር ላይ መጨነቅ የለብንም። አትጨነቁ ነው የሚለው። እንደውም መጽሐፍ ቅዱስ በምድራዊ ነገር በሚሆነው ነገር ሁሉ አትጨነቁ። ይህንን ምድር እናንተን በሚገድሏችሁ በሚያሳድዷችሁ በሚሰድቧችሁ በእነዚህ ሁሉ ነገሮች አትጨነቁ። ስለ ገንዘብ አትጨነቁ። ስለምትለብሱት ስለምትበሉት ነገር ሁሉ አትጨነቁ። ይህንን ሁሉ የሰማይ አባታችሁ አዘጋጅቶላችኋል። ስለዚህ እናንተ ግን በመጀመሪያ ጽድቁን መንግስቱ ነሹ ነው የሚለው። ይህንን ይህንን ቃል ስሰማ ያለብኝን ጭንቀት በሙሉ ምድራዊ እንደሆነ ሳስበው ምድራዊ የሆነውን ጭንቀቴን በዚህ በቃለ እግዚአብሔር እንድረሳ አደርጋለሁ።

በስራ ሂደት የተለያዩ ቅሬታዎች ይፈጠራሉ ደንበኞቻችን ካለማርካት ወይም ደግሞ ለእነሱ ቅድመ ግንዛቤ ካለመፍጠራችን በተለያዩ ምክንያቶች እንደነዚህ ያሉ ቅሬታዎች ይኖራሉ። እነዚህን ቅሬታዎች ደግሞ ማስተናገድ ይኖርብናል። ምክንያቱም ደንበኞቻችን የሚያነሷቸው ሀሳቦች በሙሉ ውድቅ ሊደረጉ የሚገባቸው አይደሉም። በቅሬታ መልክ የቀረቡትን የቅሬታ ምንጭ የሆነውን ነገር ማድረቅ አለብን። ለወደፊትም ተመሳሳይና በድጋሚ ተመሳሳይ የሆነ ቅሬታ እንዲፈጠር ማድረግ የለብንም። ስለዚህ ቅሬታዎችን ባይፈጠሩ መልካም እንዳይፈጠሩ መስራት ጥሩ ነው። እንዳይፈጠሩ ሰርተንም ግን አንዳንድ ቅሬታዎች የሚፈጠሩ ከሆነ ቅሬታዎቹን በአግባቡ ማስተናገድ ደግሞ መልካም ነው። እኔም የማደርገው እንደዚሁ ነው ቅሬታዎችን በአግባቡ ለመፍታት እና ለማስተናገድ እሞክራለሁ ደንበኞቻችን የሚያነሷቸው የተለያዩ ሀሳቦች አሉ። እነሱ የሚያነሷቸው ሀሳቦች ገንቢ ናቸው በተለይ ለተቋም ግንባታ ጥሩ ሚናውም የሚጫወቱ ናቸው። ምክንያቱም የእነሱ ሀሳብ ተጠራቅሞ ነው ተቋማችን ቀጥ ብሎ እንዲሄድ የሚያደርግ እና ራእዩን አላማውን ተልእኮውን ግቡን እንዲያሳካ የሚያደርጉ እነሱ ናቸው። እነሱ በሌሉበት ወይም ደንበኞች በሌሉበት ምንም አይነት ስራ ልንሰራ አንችልም። ደንበኛ ስናስተናግድ ደግሞ ስራችን ስለሆነ በስራ ሂደት የተለያዩ ቅሬታዎች ይፈጠራሉ። ቅሬታዎች የሚፈጠሩባቸው ምክንያቶች ልዩ ልዩ ናቸው። እኔ ባደረኩት ጥናት እና ቅሬታ አቅራቢዎችን በነገሩኝ የሀሳብ መሰረት ቅሬታዎቹ የሚፈጠሩ በተለያዩ መንገዶች ነው አንዳንዶቹ ከእነርሱ ከራሱ ቅሬታ አቅራቢዎች በኩል የሚፈጠሩ ችግሮች አሉ። ቅሬታ አቅራቢዎች ቅሬታ ከማቅረባቸው በፊት ቅሬታ ስለሚያቀርቡበት ጉዳይ ምንም አይነት መረጃ የሌላቸው አሉ። ለምንድነው እንደዚህ የሚደረገው? ለምን እንደዚህ ይሆናል? ብቻ የሚል ደረቅ ጥያቄ ይዘው ይመጣሉ። ከዛ እነዚህን ልጆች በዚህ በዚህ መልኩ እኮ ነው ይሄን እኮ ባለፈውም እንደዚህ ነው ያደረጋችሁ ሲባሉ ይቅርታ ብለው የሚሄዱ ሰዎች አሉ። እነዚህ ራሱ የቅሬታ ምንጭ የሆኑ ወይም ቅሬታ አቅራቢዎች በራሱ ችግራቸውን ሳያውቁት ሳይረዱት ዝም ብለው ቀጥታ የሚመጡ። በመሆናቸው የመጀመሪያ ችግር ሆነው ወይም የቅሬታ ምንጭ ሆነው የሚመጡ ሀሳቡ ከራሳቸው ከቅሬታ አቅራቢዎች የሚመጣ ነው። እንደነዚህ ያሉ ሰዎች በመመሪያ በሀሳብ ሲነገራቸው ቶሎ የሚሄዱ ናቸው። ምክንያቱም ተከታታይ የሆነ እየረሱት ነው እንጂ እንደዛ አይነት ነገር በተመሳሳይ ሁኔታ ሰርተው ያለፉት ነገር ነው። ሁለተኛው ግን ራሱ ተቋሙ ላይ የሚፈጠሩ ቅሬታዎች አሉ በተቋሙ በኩል ተቋሙ ቅድመ ግንዛቤ ሳይሰጥ የሚሰራቸው አንዳንድ ስራዎች የቅሬታ ምንጭ ይሆናሉ። አንድን ተግባራዊ ከማረጋችን በተለይ ህግ በምናሻሽልበት ጊዜ የተሻሻለውን ህግ ለእነርሱ ማሳወቅ ግዴታ ነው። ለደንበኞቻችን ህጉን እንዳሻሻል ሳንነግራቸው ወደ ውሳኔ የምንገባ ከሆነ በውሳኔው ምክንያት እንትን ሊሉ ይችላሉ። ስለዚህ ውሳኔውን መጀመሪያ ቀድመን ብናሳውቃቸው ግን እነርሱም ያንን ሀሳብ ተቀብለው በቀላሉ ለማስተናገድ ምንም አይነት ችግር የለባቸው ሀሳቡን ለመቀበል። እኛ ላይ እንደዚህ ያሉ አንዳንድ ክፍተቶች አሉ ህጉን አውጥተን ህጉ የወጣውን ህግ ቀጥታ ተግባራዊ እናደርገዋለን። ይህንን ተግባራዊ በምናደርግበት ጊዜ ብዙ ቅሬታ አቅራቢዎች ይመጣሉ የቅሬታ ምንጫቸው ምንድን ሆናችሁ ነው? ስንላቸው ለምንድነው ከዚህ በፊት ከነበረው እንደዚህ የተደረገ ይላሉ? እነዚህ ሰዎች እውነታቸውን ነው የነዚህን ስህተቱን የፈጠረው ተቋሙ ስለሆነ ይህንን ስህተት ማረም አለበት። ለወደፊቱ እንዳይደገም ማድረግ ያሁኑ ከዚህ በፊት የነበረው ያለፈው አልፏል ለወደፊት ግን እንዳይከሰት ማድረግ ይቻላል። ቅድሚያ ለእነሱ ህጉን ማሳወቅ። ሌላው ከበላይ ጫና የሚፈጠር ሲሆን ቅሬታዎች ይፈጠራሉ። እዚህ በመካከል ላይ ያለው ያንን ስራ የሚሰራው ሰው ከበላይ ካለ ትእዛዝ ይመጣበትና ያንን ትእዛዝ እንዲፈጽም ሲደረግ ለምን የሚል ጥያቄ ያነሳሉ። ይህንን ጥያቄ ሲያነሱ መልሱን መመለስ ያለበት ያንን ትእዛዝ ያወረደው አካል ሆኖ ሳለ ግን ይህንን ስራ እየሰሩ ያሉ ፈጻሚዎች ላይ ብዙ ቅሬታ ይስተናገዳል። ይሄንን ወደ ላይ ሀሳባቸውን በማቅረብ ምላሽ እንዲመጣ ይደረጋል። በዚህ በዚህ መልኩ የሚፈጠሩ ችግሮችን እና ቅሬታዎችን መፍትሄ እየሰጠን እንሄዳለን